አዎ በቡድን መስራት እወዳለሁ፦ ምክንያቱም ሰው በቡድን ሲሰራ የተለየ ብቻውን ሆኖ ከሚሰራ በቡድን ሲሰራ ነው ትልቅ ውጤትን ሊያመጣ የሚችለው እና በቡድን መስራት እጅግ በጣም ጥሩ ነገር ነው አንዱ የሚያውቀውን ነገር አንዱ ሰው የማያውቀው ከሆነ ከዛ ሰው ትምህርትን ይወስዳል እንደገናም። ደግሞ ከዛም ይማርና ትልቅ ደረጃ ሊደርስ ይችላልና በቡድን መስራት እጅግ ውጤታማ ያደርጋል አመሰግናለሁ

መዋኘት አልችልም። ምክንያቱም እኔ ያደኩበት አካባቢ ላይ የውሃ ወንዝ ምናምን ነገር ስላልነበረ መዋኘት አልቻልኩም። እንደገናም ደግሞ አካባቢ ላይ ያው ወንዝ ባለመኖሩ ምክንያት የሚዋኝም ሰው ብዙም አላውቅምና ከማንም ልለምድ አልችልም። ስለዚህ እስካሁን ድረስ ዋና መዋኘትን አልችልም ማለት ነው

ባየ የምወደው ከተማ የትውልድ ከተማዬ ነው እሱም ሻኪሶ ይባላል በጣም ደስ የሚል ሀገር ነው። ማለትም የ ብዙም ባታድግም ግን የሰው ፍቅር እንደገና ደግሞ ለሰው ያላቸው አመለካከት ሰው እርስ በእርሱ መተሳሰቡ ፍቅሩ መደጋገፉ ሀገሬን እንድወድ አድርጎኛል እና እንድናፍቀውም አድርጎኛል። ስለዚህ በጣም ነው ደስ የሚለኝ ሻኪሶ በጣም የምወዳት ከተማ ናት

አዎ በአካባቢዬ ድልድይ አለ። እንደውም በቅርቤ ቅርብ ከቤቴ በጣም በቅርብ ርቀት የሚገኝ ድልድይ አለ። እሱ ደግሞ ተብሎ የሚጠራው አርጅን ነው። እና እሳ መኪና ምናምን ነገር ያልፍበታል ያው ሰዎችም ያልፉበታል እንስሳቶችም ያልፉበታል እና ከስሩ ደግሞ ክፍት ነው። እንደዛ ነው

አዎ ማህበራዊ ሚዲያ እጠቀማለሁ ለምሳሌ እንደ ዩቲዩብ እንደ ፌስቡክ ኢንስታግራም እና ዋትሳፕ ያሉትን እጠቀማለሁ። እንደገና ደግሞ በብዛት የምጠቀመው ዩቲዩብ ነው። እና በተጨማሪም ደግሞ ኢሞም እጠቀማለሁ። መልቀቅ ምናምን ነገር ሳይሆን ያው በማየት ምናምን አይነት ነገር ኮመንቶችን በመጻፍ ምናምን እንደዛ።

አዎ እችላለሁ። ለምሳሌ እንደ ትንንሾች ዳቦ አምባሻ የሚባል አለ ለምሳሌ እሱ የዳቦ አይነት ነው ድፎ ዳቦ የሚባል አለ እሄ ትልቅዬ ተደርጎ የሚሰራ ዳቦ ነው። ሁለቱንም እችላለሁ በባህላዊም በዘመናዊም የባህላዊ ለምሳሌ ድፎ ዳቦ ሲጋገር በገበር ምጣድ በሚባል ማብሰያ ሊጡ ከተቦካ በኋላ ውስጥ ተደርጎ በገበር ምጣድ ከላይና ከስር ተከድኖበት ከላይም ከታችም ደግሞ እሳት ተደርጎበት የሚበስልና የሚዘጋጅ ቆንጆ የሆነ ድፎ ዳቦ የሚባል የዳቦ አሰራር ነውና። ሁለቱንም እችላል ሁሉንም እችላለሁ

አዎ ፍየል አይቼ አቃለው። በልቼም ደግሞ አቃለው። ማለትም የፍየል ስጋ በልቼ አቃለው። ፍየልም አይቼ አቃለው ያለውበት ስኖርበት የነበረውም አካባቢ ፍየል የሚያረቡ ሰዎችንም አይቼ አቃለው። እንደገና ደግሞ በ ቲቪም አይቼ አቃለው

አዎ ሙዚየም መሄድ እወዳለሁ። የተለያየ አይነት ታሪኮችን ማየት። የተለያየ አይነት የድሮ ቅርሶችን ማየት። ታሪክን መማር። እንደገና የወደፊቱን ነገር ደግሞ የኋላው ከሌለ የለም የፊቱ ስለሚባል የኋላውን ነገር በማየት ወደፊት ደግሞ በመራመድ። መማር ታሪክን ማወቅ ያስፈልጋል ብዬ አስባለሁ

ብዬ አስባለሁኝ ግጭቶችን መፍታት ወይም ደግሞ ማስተካከል። ለምሳሌ በሰዎች መካከል የሚፈጠሩ ግጭቶችን ሰላማዊ ነገርን በመፍጠር ሁለቱን አካላትን ላስማማ እችላለሁ። አንዳንዴ ደግሞ በሀሳብ ሰው በራሱ ራሱ የሀሳብ ግጭት ሊኖርበት ይችላል። ለምሳሌ በራሴ ሀሳብ ግጭት ሊኖርብኝ ይችላል። እሱን ደግሞ በራሴ ሀሳብ በውሳኔ አስተካክለዋለሁ ማለት ነው።